አይ የቀን መቁጠሪያ ብዙ ጊዜ አልጠቀምም እንዲሁ ቀን አስባለሁኝ። እንደውም ብዙ ጊዜ የምመለከተው የቀን መቁጠሪያ ባንክ ቤት ሲሄድ ምናምን ቼክ አደርጋለሁ እንጂ። ብዙም የቀን መቁጠሪያ የመመልከት እንትን ልማድ የለኝም። እና ብዙም የምመለከት ሰው አይደለሁም። የቀን መቁጠሪያ ብዙም አልጠቀምም።

የቪዲዮ ጥሪ ታደርጋለህ ወይ የቪዲዮ ጥሪ? አላደርግም ግን አንዳንድ ኦንላይን ስራዎች ስሰራ ቪዲዮ በቪዲዮ እየተያየን የምንሰራው አለ። ብዙም እሱን ነው እንጂ ብዙም የቪዲዮ ጥሪ የማደርገው ነገር የለም። አላደርግም። እና ብዙም የሱ ልምድ የለኝም።

ቅርጫት አለኝ ወይ? እቤቴ ውስጥ አዎ ቅርጫት አለኝ አትክልት ምናምን የሚቀመጥበት ቅርጫት አለኝ። ደስ ይለኛል ግን ብዙ ጊዜ አሁን እሱን አላስቀመጥበትም የተለያዩ ኮተታ ኮተቶች ነው ያስቀመጥኩበት ያለሁት። ግን ቅርጫት አለኝ። አዎ ቤት አንድ ቅርጫት አለችኝ።

የድንጋይ ስብስብ ታደርጋለህ ወይ? ድንጋይ ለስራ አካባቢ ላይ ሳይት ስሆን። ሙያዬም ምሃንድስ ስለሆነ ድንጋይ እንዲሰበሰብ አደርጋለሁ። ግን እንዲሁ ባልባሌ ግን እንዲሰበሰብ የማደርገው ነገር የለም። ድንጋይ ስብስብ አላደርግም አሁን ላይ። ምን ምንም እቤት ውስጥ ስሆን ምንም የሚጠቅመኝን ነገር ስለሌለ አላደርግም።

እንደውም በተፈጥሮዬ ሰዎችን በጣም አበረታታለሁ እንዲሰሩ። ይሄ ኔቸሬ ነው ተፈጥሮዬ ነው። እና ሰዎችን በጣም አፕሪሼት አደርጋለሁ ትንሽ ነገር ከያዙ እንደሚቀጥል ብዙ የምክር ድጋፍ አደርጋለሁ። ተማሪዎችም ላይ እንደዚሁ ከዛም በላይ መጨመር እንደሚቻል። ምንም ነገር ከሰራን ማግኘት እንደሚችሉ አበረታታለሁ አዎ።

በምን ሰዓት ትነሳለህ? እንደ ሁኔታው ነው የምነሳው እኔ ብዙ ጊዜ በጣም ስራ ካለኝ ሌሊትም ልነሳ እችላለሁ። እንደአስፈላጊነቱ አርፍጄም ልነሳ እችላለሁ ግን። ማክሲመም ሁለት ተኩል እስከ ሶስት ሰዓት ባለው ካረፈድኩ አረፈድኩ ብዬ ካልኩኝ እስከዛ እነሳለሁኝ። ግን በብዛት በጠዋት እነሳለሁ እኔ አስራ ሁለትም ብነሳ እነሳለሁ አስራ አንድም ብነሳ እንደ ሁኔታው እነሳለሁ።

የሚገርመው ነገር እኔ ልደቴን እስካሁን ድረስ አክብሬ አላውቅም። የሰዎች ልደት ሲከበር ግን እገኛለሁኝ በተለይ የወንድሜ ልጆች ልደት ሲከበር እገኛለሁኝ ጎረቤቶችም ላይ እንደዚሁ ሁሉ ልደት ሲከበር እገኛለሁ። በህይወቴ እኔ በማስታውሰው የልደቴ ሲከበርም አይቼ አላውቅም አክብሬም አላውቅም።

እኔ ምን አይነት ሙዚቃ ነው የምወደው ለስለስ ያሉ ሙዚቃዎች የትዝታ ዘፈኖች እወዳለሁ የፍቅር ዘፈኖች እወዳለሁ ከሰማሁም እነሱ እነሱ ያስደስቱኛል። ከዛ ውጪ ጭፈራ ሰዓት ላይ ግን የጭፈራ ደመቅ ያለ ሙዚቃ ደስ ይለኛል። እሱ ለጭፈራ ሲሆን ነው ግን ራሴ ማዳመጥ ከፈለኩ የትዝታ ዘፈኖች ለስለስ ያሉ ዘፈኖች አዳምጣለሁ። ሙዚቃዎች አዳምጣለሁ።